በአደባባይ መናገር በጣም የሚያ ከሚያስደስቱኝ ስራዎች ውስጥ አንደኛው ነው አደባባይ ላይ መናገር ምናልባት ለብዙ ለብዙ ሰዎች ከባድ ሊሆን ይችላል። እኔ ግን በስነ ጽሁፍ ውስጥ ያለፍኩ በማንበብ ውስጥ ያለፍኩ እንዲሁም ደግሞ የቋንቋ መምህር በመሆኔ ምናልባት ደግሞ ልዩ ፍላጎቴ ስለሆነ ሊሆን ይችላል። አደባባይ ላይ መናገር በጣም ነው ደስ የሚለኝ የሚያስፈራኝም ነገር አይደለም። ብዙዎች አደባባይ ላይ እንዳይናገሩ የሚያግዳቸው ነገር ማፈር ወይም መፍራት ነው። ሰዎች የሚያፍሩት ልምድ ስለማይኖራቸው ነው። ልምምድ የሚገኘው ደግሞ የሚዳብረው ትምህርት ቤት ውስጥና በምታልፍባቸው የማህበረሰብ ክፍሎች ውስጥ ነው። ያንን ለማድረግ ዘወትር ሳትፈራ ሳታፍር መናገር ይኖርብሃል። በየመድረኮቹ እየወጣህ ልምድ ማዳበር ይኖርብሃል። ያ ልምድ እየዳበረ ሲመጣ በኋላ ትልልቅ መድረኮችን ለመምራት የሚያበቃ ችሎታ ይሰጥሃል ማለት እና። አደባባይ ላይ መናገር ለኔ የሚያስፈራኝ ወይም የሚያሳፍረኝ ነገር አይደለም እና የስራዬ አንዱ አካል ነው ማለት እችላለሁ። አንድ መምህር ተማሪዎቹ ፊት ቆሞ መናገር የሚችል ከሆነ አደባባይ ለመናገር የሚፈራበት ሁኔታ አይኖርም። መድረኩ ተለማምዶታል ማለት ነው። እና አደባባይ ላይ መናገር ብዙ ሰዎች ፊት መናገር ስለሆነ በአደባባይ መናገር ያን ያክል ከባድ የሚሆነው ልምዱ ለሌለው ሰው ነው። ለመምህር በተለይ ደግሞ የተሻለ ልምድ ያለው ስለሆነ ቀላል ነው። እኔ ግን በአብዝኛው በጋዜጠኝነት እና በልዩ ልዩ መንገዶች ስላለፍኩ አደባባይ ላይ መናገር በደንብ እችላለሁ።

የምጠቀማቸው በርካታ አይነት መሳሪያዎች አሉን ጥያቄው ግን መሳሪያዎች ብሎ በየት በኩል ያሉትን መሳሪያዎች እንደሆነ አይገልጽም። ምን አይነት መሳሪያዎችን ለምሳሌ በምሰራበት የስራ ቦታ በመደበኛ ስራዬ ነው ወይስ በመኖሪያ ቤቴ ነው የሚለውን ግልጽ አላደረገልኝም ለማንኛውም እኔ ሁለቱንም ለመመለስ እሞክራለሁ። ምን አይነት መሳሪያዎች ትጠቀማለህ? በትምህርት ቤት ከሆነ በርካታ መሳሪያዎችን እጠቀማለሁ ትምህርቱን ለማሳለጥ የሚረዱኝን ለመማር ማስተማሩ የሚጠቅሙኝን መሳሪያዎች እጠቀማለሁ ለምሳሌ መጽሐፍት እጠቀማለሁ። የታተሙ ወርክ ሽቶች እጠቀማለሁ። እንዲሁም ደግሞ የማስተምርባቸውን የእቅድ ዝግጅቶችን እጠቀማለሁ እነዚህ ለመስራት የሚያገለግሉን ደግሞ ኮምፒውተር እጠቀማለሁ። ሞባይሌን እጠቀማለሁ። የመማር ማስተማሩን ስራ ለማሳለጥ የምጠቀምባቸው መሳሪያዎች ናቸው ክፍል ውስጥ ደግሞ ብላክ ቦርድ እጠቀማለሁ። ከዛ ባሻገር ደግሞ የተለያዩ ሌሎች ተጨማሪ ግብአቶችን እንደ ቾክ እንዲሁም ደግሞ ማርከር የመሳሰሉ መሳሪያዎችን ወረቀቶችን እንዲሁም ደግሞ የተለያዩ የማስተማሪያ መረጃ መሳሪያዎችን እጠቀማለሁ። እነዚህ በመስሪያ ቤቴ አካባቢ ለማስተማር መማሩ የምጠቀማቸው መሳሪያዎች ናቸው። ወደ መኖሪያ ቤቴ ስመጣ ደግሞ ምጠቀማቸው መሳሪያዎች እንግዲህ ለምን ለምን ብዬ መዘርዘር እችላለሁ በጣም በርካታ ነው። ምግብ ለማብሰል ለምጠቀምባቸው ምግብ ሳበስል የምጠቀምባቸው የምግብ ማብሰያ መሳሪያዎች ኩሽናዬ ውስጥ አሉ ኪችን ውስጥ ምጠቀምባቸው ከብረድስት ጀምሮ እስከ ምን ድረስ መዘርዘር ይቻላል? ሳህኖቹ ማማሰያዎቹ እንዲሁም ደግሞ ምግብ የምቀቅልባቸው መቀቀያዎች ማብስልባቸው ስቶቦች የከሰል ምድጃዎች እንዲሁም ደግሞ የተለያዩ ቅመማ ቅመም ማስቀምጥባቸው መሳሪያዎች እቃዎች የምደረድርባቸው መሳሪያዎች በአብዛኛው ስገለገል የሚጠቀም የምጠቀምባቸው ማሽኖች የመፍጫ ማሽኖች ጁስ የመሰሪያ ማሽኖች ሌሎችንም በርካታ መሳሪያዎችን እጠቀማለሁ። እንዲሁም ደግሞ ስለት እንዲሳል ማደርጉ የሚያደርጉ የመሳያ መሳሪያዎችን ሁላ እጠቀማለሁ። ከዛ ባሻገር ደግሞ መሳሪያ ስንል እንግዲህ ሞባይል ላይ ያሉ ደግሞ የተለያዩ ስራ ስራዎችን የሚያቀሉ መሳሪያዎችን ሊጠቀም ይችላሉ። ስራ አቅላይ የሆኑ ለምሳሌ አንድን ጽሁፍ ወደ ሌላ ለመተርጎም የሚያገለግሉኝ የትርጉም መሳሪያዎችን እጠቀማለሁ። ወይ ትርጉም የሚተረጉሙ መሳሪያዎችን ከኢንተርኔት ላይ አውርጄ እጠቀማለሁ። ዶክመንትን ወይም ጽሁፍን በደንብ አድርጎ አደራጅቶ የሚሰሩ መሳሪያዎችን እጠቀማለሁ። ደግሞ በቀላሉ ምፈልገውን መረጃ አውርደው የሚሰጡኝን ጠይቄ የሚመልሱልኝን መሳሪያዎች እጠቀማለሁ። እና ያው በዝርዝር በስፔሲፊክ ሆኖ ስላልተሰጠኝ በሁሉም በኩል እነዚህን መሳሪያዎች እጠቀማለሁ ማለት ነው።

ብዙ ሰዎች ድንጋይ የመሰብሰብ ልማድ አላቸው እኔ እንደዚህ አይነት ልማድ የለኝም፣ ነገር ግን የሚሰበስቡት ሰዎች እንግዲህ የራሳቸው ምክንያት ሊኖራቸው ይችላል ትንሽ ሆኜ አፈር የመሰብሰብ ልማድ ነበረኝ። የተለያዩ ቀለም ያላቸውን አፈሮች እየፈቀፈቅኩ በተለያየ እቃ የማስቀመጥ ልማድ ነበረኝ እና በጣም ያምረኛል ቀለማቸው ቢጫ አፈር፣ አረንጓዴ አፈር፣ ቀይ አፈር፣ ብርቱካናማ አፈር፣ በርበሬ የሚመስል አፈር፣ ጥቁር አፈር፣ እጅግ ለስላሳና ደቃቅ የሆኑ አፈር አይነቶችን እየሰበሰብኩ አጠራቅም ነበር። እንደዚህ አይነት ልማድ ነበረኝ ድንጋይ ለስላሳ የባህር ዳርቻ ድንጋዮችን ሳገኛቸው መያዝ ደስ ይለኛል ስራዬ ብዬ ግን ሰብስቤ ማስቀመጥ ልማድ የለኝም። ከእኔ በተሻለ አሁን ግን ልጄ በጣም ድንጋይ የመሰብሰብ ልማድ አለው። በድንጋይ የተሰሩ የተለያዩ የማህበራዊ ድር ገጽ ላይ የሚለቀቁ ስዕሎችንም ይሰበስባል፣ ድንጋይ እየሰበሰበ ያስቀምጣል ነጭ ድንጋይ፣ ለስላሳ ድንጋይ፣ ጥቁር ድንጋይ እያለ እየሰበሰበ የማስቀመጥ ልማድ አለው። እኔ ግን ድንጋይ ሰብስቦ የማጠራቀም የማስቀመጥ ልማድ የለኝም ምናልባት ሰዎች እንግዲህ የራሳቸው ፍላጎት የራሳቸውን ልማድ ይኖራቸዋል ያንን ፍላጎታቸውን ልማዳቸውን ራሳቸው ይከውናሉ። እኔ አፈር የመሰብሰብ ልማድ ነበረኝ ልጅ ሆኜ ያው በልጅነቴ ቀጥቷል አሁን እንደዚህ አይነት ልምድ የለኝም ድንጋይ መሰብሰብ የሚፈልጉ ሰዎች ይኖራሉ፣ ትልልቅ ሳይንቲስቶችም እንዲሁ የተለያዩ የድንጋይ አይነቶችን ባህር ዳርቻ ላይ እየወረዱ ለጥናታቸው ሰብስበው ያስቀምጣሉ በየሙዚየማቸው የድንጋይን እድሜ የመቼ ዘመን እንደሆነ ለማጥናት ከባህር ላይ እየሰበሰቡ ሲያጠኑ አስተውያለሁ አንብቤያለሁ። በግል ለመደሰት ለመዝናናት ብለው ድንጋይ የሚሰበስብ ሰዎች አሉ አንዱ የኔ ልጅ ነው ትንሹ ልጄ ድንጋይ መሰብሰብ በጣም ደስ ይለዋል እኔ ግን ድንጋይ አልሰበስብም።

የደንበኛ እርካታን ታሳውቃለህ የሚለው ጥያቄ ትንሽ ግራ ያጋባል ደንበኛ መርካቱን ታረጋግጣለህ ማለት ፈልጎ ይሁን አላወቅኩም። የደንበኛ እርካታን ታውቃለህ ወይም ደንበኛ መርካቱን ታውቃለህ ወይ? ማለት ከሆነ ምናልባት እስቲ እንግዲህ ልሞክር የደንበኛ እርካታን ታሳውቅ ታሳውቃለህ ማለት ደንበኛ በምርቱ መርካቱን በምትሸጥለት ነገር መርካቱን መደሰቱን ታረጋግጣለህ ወይ ወይስ ደግሞ እሱን ለማርካት ጥረት ታደርጋለህ? ወይ ከሆነ አዎ ጥረት አደርጋለሁ ደንበኛዬ ረክቶ እንዲሄድ ደስ ብሎት በገዛው ነገር ደስ እንዲለው ከአቀራረቤ ከአቀባበሌ ጀምሬ ደንበኛዬ ደስ እንዲለው አደርጋለሁ። በሁለተኛው ስራዬ ማለት ነው ሁለተኛው ስራዬ ሸቀጣ ሸቀጥ መሸጥ ስለሆነ ሱቅ የሚመጡትን እንግዶች ተቀብዬ ደስ ብሏቸው እንዲሄዱ እንዲረኩ አደርጋለሁ። ይሄኛው አንደኛው ነው ሌላኛው። የደንበኛ እርካታ ስንል የመማር ማስተማር ስራዬ ላይ የኔ ደንበኞች ተማሪዎቼ ናቸው። ተማሪዎቼ ትምህርት ቤት ድረስ የሚመጡት ከእኔ እውቀትን ፈልገው ነው እውቀትን ፈልገው እስከመጡ ድረስ ደግሞ እኔ ያን እርክት ብለው የሚሄዱበትን ነገር በተቻለኝ መጠን ባለኝ ነገር ሁሉ ጥረት አድርጌ እሞክራለሁ። ይሳካልኛልም ተማሪዎቼ በጣም በእኔ ደስተኞች ናቸው። እርካታ አላቸው እንዳስተምራቸው ይፈልጋሉ የማስተማ ዘዴዬን ይወዱታል። አቀራረቤን ይወዱታል እኔን ማዳመጥ በጣም ደስ ይላቸዋል። እኔ ክፍል ውስጥ ከገባሁ በኋላ አይረብሹም እና እንዲረኩ ደስ ብሏቸው ከክፍል እንድንለያይ እኔም የምችለውን ጥረት ሁሉ አደርጋለሁ። የማስተምረውን ነገር ገብቷቸው ስሩ ስላቸው የሚሰራውን ማንኛውም ነገር ማንኛውንም መልመጃ ማንኛውም የቤት ስራ ሰርተው ደስ በሚል ሁኔታ እንዲያቀርቡ ጥረት አደርጋለሁ። ያንንም እርካታቸውን የምለካበት መንገድ ስለሆነ ደስ ብላቸው ሰርተው ሲያመጡ አውቀዋለሁ ማለት ነው። እና ደንበኞቼ እርካታቸውን አውቃለሁ እንዲሁም ደግሞ ደስ ብሏቸዋል ብዬ እጠይቃቸዋለሁ ደስ እንዲላቸው አደርጋለሁ። እኔን በተቻለ መጠን ተዘጋጅቼ በመግባት ደንበኞቼ እርካታ እንዲያገኙ ጥረት አደርጋለሁ

ስራዬ አድካሚ ነው አዎ ስራ ያው ዘውትር የምትሰራ ከሆነ ያደክምሃል። በተለይ ደግሞ ብዙ አገልግሎት ካገለገልክና እድሜህ እየገፋ ከሄደ በኋላ እየደከመህ ይመጣል። ነገር ግን ደግሞ ያስደስተኛልና ድካሜን እንድረሳው ያደርገኛል። የመምህርነት ሙያ ሁለት ነገር ነው። ቁጪ ብለህ የምትሰራው ስራ አይደለም። አካላዊ ጉዳት እና አካላዊ ህመም ይፈጥራል። እኔ በዚህ ረጅም አመት ሃያ ምናምን አመት ሃያ ስድስት አመት በላይ ሳስተምር ክፍል ውስጥ ቆሜ ነው የማስተምረው። እና ረጅም ሰዓት እቆማለሁ። እና ይሄ መቆም በወገብህ ላይ የሚያመጣ የሚያመጣው ህመም እና ችግር አለ። ከእግር ላይ የሚያመጣው ህመም እና ችግር አለ። ከሃያ ስድስት አመት አገልግሎት በኋላ እነሱ ነገሮች እኔ ላይ እየተከሰቱ ነው ያሉት። ቁጭ ብለህ ማስተማር አትችልም። ምክንያቱም የምታስተምራቸው ልጆች ናቸው። እንተ ከተቀመጥክ እነሱ ሊረብሹ ይችላሉ። ሌላ ስራ ሊጀምሩ ይችላሉ። እና ቆመህ እያየሃቸው እየተቆጣጠርካቸው፣ ማን እንደሚከታተል እያየህ፣ ማን እንደገባው እያየህ፣ ማን ቅር እንዳለው እያየህ ማን እየተከታተለ እንደሆነ እያስተዋልኩ፣ ተዟዙረህ እየተከታተልክ የሰሩትን ነገር እየገመገምክ፣ እንዲሰሩ እያበረታታህ፣ እየቀሰቀስክ ስለሆነ የምታስተምረው የጭንቅላትም የጉልበትም ስራ ነው። የጭንቅላት ስራ የሚያደርገው ሙሉ በሙሉ ፎከስድ መሆን አለብህ። እና እዛ ላይ ልጆቹም ትኩረት እንዲሰጡ አድርገህ አንተም በነገሩ ተመስጠህ የአእምሮአዊ ስራ ነው የሚሰራው፤ የአእምሮአዊ ስራ ደግሞ አንተ በጉልበትህም እየተንቀሳቀስክ የምትሰራው ስራ እንጂ በአእምሮህ ብቻ የሚሰራ ወይም ቁጭ ብለህ የምታከናውነው ነገር አይደለምና መቆምን ይጠይቃል ስራው። እና በዚህ አካላዊ ድካም ያመጣብሃል ስራው እለት እለት ክትትሎሽና ተመሳሳይነት ስላለው ትንሽ አሰልቺነት ባህሪ አለው፤ የሚሰሩት ስራዎች ድግግሞሽ መሆናቸው ስለዚህ ያ የድግግሞሹ ነገር አድካሚ ያደርገዋል። ሌላኛው ሌላኛው ስራዬ ግን የጉልበት ስራ ስላለው የጉልበት ስራዎቼ ያደክሙኛል። ቤት ውስጥ የምሰራው ስራ የጉልበት ስራ ነው፤ ልብስ አጥባለሁ፣ ቤት አጸዳለሁ፣ እቃ አጥባለሁ። የተለያዩ ጉልበት ስራዎችን እሰራለሁ። እነዛ ስራዎች በጉልበት የሚሰሩ በመሆናቸው ሙሉ በሙሉ አካላዊ ድካም ያመጡብኛል። ከዛ ውጪ ግን የምሰራው በጉልበት ቢሆንም ቢያደክመኝም በፍላጎት እና በደስተኛነቴ የምሰራ በመሆኑ እርካታ አለኝ። ያን ያክል የሚያስጨንቀኝ አይሆንም ማለት ነው።

እሳት ለማንደድ በርካታ ነገሮችን መጠቀም ይቻላል። እኔ በበኩሌ ግን አብዛኛውን ጊዜ ቀጫጭን እንጨቶችን ደረቅ የባህር ዛፍ ቅጠሎችን እና እንዲሁም ደግሞ ክብሪት እጠቀማለሁ። እሳት ለማንደድ እና እንጨት እንጨት በዋናነት የእለት ከእለት ስራ መስራዬ ስለሆነ እንጨት እጠቀማለሁ። ከዛ ውጪ ደግሞ እንጨት ብቻ ሳይሆን በከሰልም ነው የማነደው ከሰል እጠቀማለሁ። እሳት ለማንደድ ሻማ ላይ አብርተህ መጠቀም ትችላለህ። በዋናነት ግን ክብሪት ነው እኛ የምንጠቀመው እሳት ለማንደድ። ከዚህ ባሻገር በኢትዮጵያውያን ልማድ አንድ ነገር አለ ይሄው ምንድነው? ክብሪት ለማግኘት ገበያ ይርቃቸዋል በፊት ነው አሁን እንኳን ያው ክብሪት አለ። ሁሉም ጋር ገበያው ስለሚርቃቸው ክብሪት የሚያገኙበት መንገድ ከሌለ እሳት ለነገ ከየት ይመጣል? እሳት ድንጋይ አፋጭተህ ወይም ብረት አፋጭተህ ሰዓት ታገኛለህ ችግር የለም ግን ያ ረጅም ሰዓት እና ጉልበት ይጠይቃል። ስለዚህ ምን ያደርጋሉ ዛሬ ያነደዱትን እሳት አንድደው ተጠቅመው ሲጨርሱ። ውስጡ ፍሙን ውስጡ እንዳለ አመድ ውስጥ እንዳለ ይቀብሩትና ለውጥ በርካታ አመድ ጭነው ያስቀምጡትና ያሳድሩታል አመድ ይጭኑበትና ያሳድሩታል ጠዋት ያንን ተነስተው አመዱን ሲገልጡት ፍሙ ሳይጠፋ ውስጡን አመድ ውስጥ ይገኛል ማለት ነው። ይሄ ዘዴ ምን ይባላል በኢትዮጵያውያን ማዳፈን ይባላል? እና ጠዋት ያንን እንጨት ጨምሮ ያነዱታል ማለት ነው እና ይሄ ዘዴ አለ። እኛ አሁን ከተማ ስለሆነና ክብሪት ስለሞላን አንጠቀመውም። ግን ክብሪት የምናገኝበት መንገድ ከሌለ ይሄን ዘዴ በደንብ አውቀዋለሁ እጠቀምበታለሁ ማለት ነው። ክብሪት ጠፍቶ በነበረበት ሰዓት ተጠቅሜበት አውቃለሁ። የከሰሉን ፍም አመድ ውስጥ ቀብረን አሳድረን ጠዋትን ስንገልጠው እናገኘዋለን ይሄ ዘዴ አንዱ ኢትዮጵያውያን የሚጠቀምበት የማዳፈን ዘዴ ነው። ሳትን አዳፍነህ እያሳደርክ ሪሳይክል ታደርገዋለህ ማለት ነው። እሳቱን ራሱን ሪሳይክል ታደርገዋለህ። ዛሬ ታዳፍናለህ አንድ ደስ ትጨርስ ማታ ምላ ልብስ ሰው ታድራለህ ከዛ ጠዋት ትገልጠዋለህ። ታገኘዋለህ አንድደህ ትጠቀማለህ። ነገ ደግሞ ለከነገ ወዲያ እንዲያድር ለቀጣይ ቀን እንዲያድር ከፈለክ መልሰህ አመድ አልብሰህ ሸፍነህ ታስቀምጠዋለህ። ከዛ ከዛ ደግሞ በቀጣይ ቀን ገልጠህ ትጠቀማለት ይሄ ማዳፈን ዘዴ። ክብሪት ሳይኖርህ እሳት መቀጣጠያ ነገር ሳይኖርህ ሲቀር እሳቱን እያንከባለልክ የተጠቀምክ መገልገል ማለት ነው። እና ይሄ ዘዴ አንዱ ዘዴ ነው። እኔ ግን አብዛኛውን ጊዜ የምጠቀመው ያው ክብሪት ለኩሼ ነው እሳት የምጠቀመው። እንጨት ላይ እሳት አነዳለሁ ከዛ ውጪ ደግሞ በክብሪት ስቶቭ ላይም ታነዳለህ። የጋዝ ምድጃ ካለ ጋዝ ምድጃ ላይ ክብረ ስለኩሰህ ታነዳለህ አንዳንድ ጊዜ ላይተር የምትጠቀምበት ሁኔታ አለ። የላይተር እሳት እጠቀማለሁ። እነዚህ ናቸው አጠቃላይ እሳት ለማንደድ የምትጠቀምባቸው መንገዶች

በጣም ደስ የሚል ጥያቄ ነው ምን አይነት ልብስ ትወዳለሽ? ምን ያህል ልብስ ትወጃለሽ? ነው እንግዲህ ለሴት የሚባለው ያው ጥያቄዎቻቸው ትወዳለህ ነው የሚሉት የምወዳቸው የልብስ አይነቶች ቢሆን የምወደው ልሙጥና ፍላወር አልባ ይሆን ወይም ቀለ አበባ የሌላቸው ወይም ላያቸው ላይ ዲዛይን የሌላቸው ልብሶች ልሙጥ ቀለማት ቀለማት ደስ ይሉኛል እነዚህን ልሙጥ ቀለማት የምትለው ለምሳሌ ግራጫ ሊሆን ይችላል ብሉ ብላክ ሊሆን ይችላል በተለይ በዋናነት ግራጫና ጥቁር ሰሚያዊ ልብሶች በጣም ደስ ይሉኛል በጣም ደስ ይሉኛል ጥቁር ሰማያዊ ልብስ መልበስ ግራጫ ልብስ መልበስ። ከዚህ ባሻገር ደግሞ በሁለተኛ ደረጃ እና ልቅ እና ቦግ ያለ ቀለም የሌላቸው ልብሶች በጣም ደስ ይሉኛል። ከደማቅ ቀደሞች ውስጥ ነጭ ነው የምወደው በቃ ነጭ ልብስ በጣም ደስ የሚል በበዓላት ቀናት የሚለበስ ልብስ ነው። የባህል ልብሳችን ነጭ ነው እና ነጭ ልብሶችን በበዓላት ቀናት እለብሳለሁ ደስ ይለኛል። ከዛ ባሻገር ግን እኔ የምወደው ልሙጥ ልሙጥነት ያላቸው ቀለማት እርሳስ ከለር ቀለማት ቀሚስ የሚሆኑ ከሆነ ጥቁር ሰማያዊ ቀለም። አንዳንድ ጊዜም ከዛ ማሻገር ግን ደቃቃ አበባ ያላቸው ትንንሽ አበባ ያላቸው ቀለማዊ ልብሶች ደግሞ ስስ ልብሶች ደስ ይሉኛል የበጋ የበጋ ልብሶች በበጋ የሚለበሱ ልብሶች ስስ እና ብትን የሚሉ ረዣዥም ጉድ ቀሚሶች ደስ ይሉኛል የምለብሰው አሁን ረጅም ልብስ ነው አጫጭር ልብሶችን አልወድም እነዛን ረጅም ልብሶች መልበስ እወዳለሁ። ሱፍ መልበስ እወዳለሁ አንዳንድ ዝግጅቶች ይኖሩኝ ብሉ ብላክ የሆኑ ልብሶችን እወዳለሁ የምለብሳቸው የአለባበስ ሁኔታዬ እንደ ቦታው ሊለይ ይችላል ቤተክርስቲያን ሲሄድ መንፈሳዊ ቦታዎች ሲሄድ በዓል ሲሆን ለገና ለፋሲካ ለጥምቀት እንዲሁም ደግሞ ክርስትና ሲኖረን። የተለያዩ በቃ ልዩ ዝግጅት ሲኖር ኢትዮጵያዊ የሀበሻ ልብስ የሀበሻ ቀሚሶቻችን ጥበቦቻችን እጅግ በጣም ነው የሚያምሩት እና እነሱን እለብሳለሁ። ጥበብና የሀበሻ ከሚስ በነጭ አለ በዋና ነጭ የሚጠውቀው ነጭ ነው እንዲሁም ደግሞ ፈዛዛ የሆነ ሰማያዊ ፈዛዛ ሰማያዊ ቀለማት ያሉት የባህል ልብስ አሁንም ጥበብ አለን አረንጓዴያማን ጥበብ አለን። እነዚህ ውስጥ እኔ አብዛኛውን ጊዜ የምለብሰው ነጭ ነው። ነጭ ልብስ እለብሳለሁ ነጭ ልብሳችን ጥበባችን የጎንዶር ጥበብ አለው የወሎ ጥበብ አለ። የራያ ጥበብ አለ እነዚህ ልብሶች በጣም ተወዳጅ ናቸው ኢትዮጵያ ውስጥ እና። እነዚህን እለብሳለሁ ከዛ ባሻገር ግን ስራ ቦታ የመደበኛ የማስተምርበት ስራ ቦታዬ ላይ የነዚህን አልለብስም የምለብሰው ዘመናዊ ጨርቆችን ነው የተሰፉ ዘመናዊ ልብሶችን ነው እነዚህ ዘመናዊ ልብሶች ከለራቸው የበጋ ልብሶች አበባ ትናንሽ ደቀቅ አበባ ያላቸው። የበጋ ልብሶች እንዲሁም ደግሞ ምንም ከለር እና ዲዛይን የሌላቸው። ልሙጥ ቀለም ያላቸው ጥቁር ሰማያዊ እና እርሳስ ቀለማት ያላቸው ልብሶች እንዲሁም ደግሞ ፈዛዛ ቢጫ ፈዛዛ ቢጫ የሆነ የልብስ ቀለም ያላቸው አልባሳት በጣም ደስ ይሉኛል እነሱን እለብሳለሁ አለባበሴ ሁሌም ንፁህና ጥርት ያልኩ ብሆን ደስ ይለኛል።

ሽመና ምናልባት በእጅ መፍተል ብለህ እንደሆነ አላውቅም። መሸመን የተወሰኑ ሰዎች የሚሰሩት ሙያ ነው። ሽመና አልችልም አብዛኛው ጊዜ ወንዶች ናቸው የሚሸምኑት። ዶርዜ በሚባል የኢትዮጵያ አካባቢ ግን ሴቶችም የሚሸምኑበት ሁኔታ አለ። ነገር ግን ብዙን ጊዜ ሸማኔ የሚሆኑት ወንዶች ናቸው። ስራው ሽመና ሲሆን ሰዎች ደግሞ ሸማኔ ይባላሉ። እኔ የምችለው ነገር ግን አለ በዚህ ሙያ ውስጥ። እያንዳንዱ ኢትዮጵያዊ የሚለብሰው የባህል ልብስ ጥበብ አሁን አሁን ዘመናዊ የሆነ ልብስ በብዛት ስላለ ዘመናዊ ልብስ ከውጭ ሀገር የሚገቡ ልብሶች በፋብሪካ የሚመረቱ የተለያዩ ምርቶች ስላሉ ቀረ እንጂ አብዛኛው ኢትዮጵያዊ የሚለብሰው በሽመና የተሰራ ልብስ ነው። በቀድሞ ጊዜ ሱሪውም፣ ቀሚሱም ሻሹም ነጠላውም ሁሉም ልብስ ከጥጥ የተሰራ ነበር። ጥጥ ደግሞ ተፈትትሎ፣ ተፈልቅቆ በድውር ተዳውሮ በቀለም ተደርጎ ያሁላ ጥለት ተሰርቶለት ለሸማኔ ይሰጣል። ሸማኔው ደግሞ ጥበቡን ሰርቶ አሳምሮ ለባለቤቱ ይመልሳል ማለት ነው። እና ሸማኔ ጥጡ ከተዘጋጀ የመጨረሻውን ስራ የሚሰራው ባለሙያ ነው። መጀመሪያ ግን የሚደረገው ምንድነው? ጥጡ የመጣውን ጥጥ ከዛፉ ላይ የመጣው ጥጥ ይፈለቀቃል። መፈለቀቅ የሚባለው ተፈልቅቆ ውስጡ ያለው ፍሬ ይወጣል ፍሬው ጥፍጥሬ ይባላል። ፍሬው እየወጣ ይጣላና ጥጡ ብቻውን እንዲሆን ይደረጋል። በነገራችን ላይ የኢትዮጵያ ሴቶች የሚፈለቅቁት ወይም የሚያዘጋጁት ጥጥ ተፈልቅቆ ሲቀመጥ በሞሰብ ወይም በእቃ ላይ ሲቀመጥ ሰማይ ላይ እንደተቆለለ ዳመና ነው የሚመስለው እና በጣም ሁለቱ ነገሮች ህፃን ሆኜ ጀምሬ ይመሳሰሉብኛልና ያስደስቱኝ ነበር። እናቴ ታዘጋጃለች ጥጡን ገዝታ ትፈትላለች መፍተል ይባላል። ወደ ክር የመለወጥ ስራው ጥጥ መፍተል ነው የሚባለው ይሄ ደግሞ በሴቶች ነው የሚከናወነው። ሴቶች ደግሞ ይሄን ሲያዘጋጁ በእጃቸው እንዝርት የሚባል መሳሪያ ይዘው የተፈለቀቀውን ወይ ፍሬው የተላቀቀውን ጥጥ በስሱ አድርገው ይበትኑታል። ያ የመበተን ስራ መፈልቀቅ ይባላል። ያ የተበተነውን ስስ ሆኖ የተዘጋጀውን ጥጥ በግራ እጃቸው ይዘው በቀኝ እጃቸው እንዝርቱን ይዘው ያንን ጥጥ ወደ ክርነት የሚለውጡበት ሂደት ያ መፍተል ይባላል። መፍተል ማለት መግመድ ማለት ነው። ከዛ በኋላ ያ ደግሞ እንዲጠብቅ ቀሚሳቸውን ወደ ላይ ገልጠው ጭናቸው ላይ እንዝርቱን ያሽከረክሩትና ወደ መሬት ይለቁታል። ያን ጊዜ እንዝርቱ እየተሽከረከረ ጥጡን ስለሚጠመዝዘው ክር ይሆናል ማለት ነው ያንን እንዝርቱ እንጨት ላይ ይጠመጥሙታል። ማጠንጠን ይባላል ይሄ ደግሞ። ከዛ በኋላ ያ ሲጠራቀም ልቃቂት ይባላል። ያንን ልቃቂት እያወጡ ያስቀምጡታል ይጠራቀማል እሞሰብ ላይ ወይም ስፌት እቃ ላይ ይጠራቀማል። ያ ከተጠራቀመ በኋላ እንደገና ደግሞ አሁንም ሴቶቹ ምን ያደርጋሉ? ያንን ክር ሸንበቆ በትናንሽ ሸንበቆ ላይ ልብሱን ለሚሸምነው ጠላውን ወይም ጋቢውን ለሚሸምነው ባለሙያ እንዲመቸው ትንንሽ ሸንበቆች ተቆራርጠው እነሱ ላይ ድውር ተብሎ ይዳወራል ማለት ነው። እዛ ልቃቂት የነበረው እንደገና ወደ ያክር ተመልሶ ወደ ትንንሽ የድውር ወደሚባሉ ሸምበቆዎች ላይ የማጠንጠን ስራ ይሰራል ያ ማዳወር ይባላል። ማዳወር ይባላል ያ የተዳወረውን ድውር እንደገና አውልቀው በቀሰም በቀሰሞች ላይ ከተደረገ ወዲያ ለአንድ ጋቢ ምን ያክል ድውር እንደሚበቃ ይታወቃል። ለነጠላ ምን ያክል እንደሚበቃ ይታወቃል ያ ለሸማኔው ይሰጠዋል። ሚፈልጉትን ጥበብ ዲዛይን የሚፈልጉትን የክር አይነት ከለሩን መልኩን ይመርጣሉ። ሸማኔው በፈለጉት መልክ ይሰራላቸዋል ማለት ነው። በርካታ አይነት ልብሶች አሉ። ጋቢ የሚባል አለ፣ ብልኮ የሚባል አለ፣ ነጠላ የሚባል አለ፣ አንገት ልብስ የሚባል፣ አለ ትፍትፍ የሚባል አለ፣ መቀነት የሚባል አለ እና በርካታ የባህል ልብሶች አሉን። ራያ የሚባል አለ፣ ጎንደር ጥበብ የሚባል አለ፣ የወሎ የሚባል አለ፣ ብዙ ናቸው እነዚህ ሁሉ በሸማኔ ነው የሚሰሩት በእጅ ነው የሚሰሩት እና እኔ ከእነዚህ ውስጥ የምችለው ነገር መፍተል ብቻ ነው። ጥጡን መፍተል የተፈለቀቀውን ጥጡን መፈልቀቅ እችላለሁ፣ ፍሬውን አስወግጄ ፈልቅቄ እንደገና ያንን ወደ ክርነት የሚቀየረውን የመፍተል ስራ ጭንህ ላይ እንዝርቱን እያሽከረከርክ ወደ ክርነት የመለወጡን ስራ እናቴ በልጅነቴ አስተምራኛለች። አሁን ግን አልተጠቀምበትም። ምክንያቱም ይህንን የሚሰራ ሸማኔ በአቅራቢያችን ስለሌለ የኔ ጥጥ መፍተል ምንም ጥቅም የለውም።